ዛሬ የአየር ሁኔታው እንዴት ነው ነው የሚለው ጥያቄው? የዛሬ የአየር ሁኔታ በጣም ፀሀይማ ነው ያለው ይሄ በኢንተርኔትም ለማየት ሞክሬ ነበረ። ስንት ያክል እንዳለ? እሱን አላየሁትም እስካሁን ድረስ ነገር ግን የፀሀይ ሁኔታ በጣም መራር ፀሀይ ነው ያለው ጠዋት ላይ ግን በጣም ብርድ ነው የነበረው። በጣም ብርድ ነበረ። በቃ ጃኬት ተደርቦ እንደዚህ አይነት ነው። የሚወጣው እንጂ በጣም ብርድ ነው ምክንያቱም በዚህ ሳምንት ራሱ የነበረው ብርድ። ምሳ ሰዓት ላይ ሲሆን ደግሞ ስድስት ሰዓት ሲል እኩለ እኩለ ቀን ሲሆን ደግሞ በጣም ነው ፀሀይ ያለው። በዚህ በዚህ ምክንያት አብዛኛው ያለው የማታና የጠዋት ብርድ አለህ ሌሊት ደግሞ ካልተሳሳትክኝ ሙቀት ነው ያለው። ቀንም አሪፍ ነው ያለው ማለት ነው። ስለዚህ የዛሬው ያለው የትናንትና የነበረው ሙቀቱም ምንም ሁሉም እንደዚህ ነው የሚመስለው እና ጥሩ ነው ያለው በአጠቃላይ ለማለት እችላለሁ።

እሺ የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ ይላል? የቴክኖሎጂ ችግር ሲያጋጥም ማለት ለምሳሌ መጠቀም የምፈልገውን ነገር ሳላውቅ ስቀር ወይም ደግሞ አጠቃቀሙን በደንብ አድርጎ ካልገባኝ ምን ማድረግ እንዳለብኝ በደንብ አድርጌ ለመረዳት ነው የምሞክረው ማለት ነው። መጀመሪያ ላይ ከዚህ ውጪ እኔ እስከምችለው ያቅክል ያህል የምችለውን አቅሜን ነው በደንብ አድርጌ ለማወቅ ለመ ምሞከረው ማለት ነው። በዚህ ጊዜ ግን የሚያስቸግረኝ ከሆነ ከአቅሜ በላይ ከሆነ እንደዚህ ኢንተርኔት ላይ እያየሁኝ ወይም ደግሞ ቻት ጂቢቲን እየጠየቅኩኝ ምንድነው ማድረግ ያለብኝ ብዬ እጠይቃለሁ ማለት ነው በጣም እልህም ስላለብኝ ማለት ነው። እልህ ስላለ እንደዛ አድርጌ ለማወቅ እሞክራለሁ ከዛ ካልተሳካልኝ እና ከከበደኝ ግን በጣም እልሄ እስኪ እስክ ጨርስ ድረስ እንደዛ ከሞከርኩኝ በኋላ እኛ ሰፈር ውስጥ ያሉ የማውቃቸው የሚያስተካክሉ በቃ ሁሉም ነገር ከቴክኖሎጂ ከኮምፒውተር ከስልክ ጋር የሚያያዝ ነገር የሚያውቁ ሰዎች አሉ። ብዙም ብር አያስከፍሉም እንደውም የሰፈር ሰዎችም ስለሆኑ እነሱን ነው የምጠይቃቸው ማለት ነው። ከዛ እነሱን ከጠየቅኳቸው በኋላ ወደ መጨረሻ አካባቢ ምንድነው የማደርገው? እነሱ አብዛኛው ጊዜ መልሶቼ እነሱ ናቸው የሚፈቱት አብዛኛውን ማለት ነው። ስንት ያክል ፐርሰንት ወይም በመቶ ስንት እንደሆነ? ባላውቅም ዘጠና አምስቱ ወይም እንደዛ እነሱ ናቸው የሚፈቱት። እና እንደዚህ ካደረኩኝ በኋላ መጨረሻ ላይ ምን አደርጋለሁ? የነሱም ከአቅም በላይ ከሆነ ወይም ደግሞ በተለያዩ ስራዎች በጣም ብዙ ስራ ካላቸው ምን አደርጋለሁ? ለነሱ እንትን ማለት ነው ወደ ሌላ ቦታ ወዳለበት ቦታ የሚታወቁ ከተማችን ላይ የሚታወቁ በደንብ አድርገው የሚያስተካክሉ ሰዎች ስላሉ እነሱ ጋር ሄደው እንዲያስተካክሉት እጠይቃቸዋለሁ። ስለዚህ እነሱም የሚጠይቁኝ በቃ ትንሽ ደህና ብር ብቻ ነው የሚጠይቁት ወደ እሱ ጋር ወሰድኩትማ እንደዚህ እንደዚህ ያክል ነው። እንትን የሚሉት ጨምር የሚሉት እና ላያዋጣሽ ይችላል ምናምን ይሉኛል። እና ምክንያቱም እነሱ ጋር ትንሽ ብር ስለሚከፍል እንደዛ መከፍል መስሏቸውን ሌላ ቦታም ላይ እና አይ ችግር የለውም ብያቸው ከዛ በኋላ ያስተካክሉልኛል ወደዛ የሚያውቁ ሰዎች ወስደው ያስተካክላሉ። ላፕቶፔ ላይ ሊሆን ይችላል ኮምፒውተር ላይ ወይም ደግሞ ስልኬ ላይ ከኢንተርኔት ጋር በተያያዘ ዋይፋይ ላይ ሊሆን ይችላል እነዚህ ሁሉም በአጠቃላይ ያስተካክሉልኛል። እነሱ ከዛ እነሱ ካስተካከሉት በኋላ ደግሞ በቃ ለነሱንም ብር እሰጣቸዋለሁ ለነዛዎቹ ላስተካከሉትም እሰጣቸዋለሁ ከዛም ደስተኛ ናቸው የሚሆኑት ማለት ነው። ራሳቸው ስለሆነ ሄደው ያስተካክሉልኝ ደስተኞች ናቸው የሚሆኑት እና ለሁላቸውም ነው ብር የምሰጣቸው ሁሉም ሰው ደስ ብሎት ወደየቤታችን እንመለሳለን ማለት ነው። ስለዚህ ሁሌም እንደዚህ አይነት ችግሮች ሲያጋጥም በየአቅማችን ነው ለመፍታት የምሞክረው። ለምሳሌ እናትና አባቶቻችን በደንብ ብዙ ነገር ስለማያውቁት እኛን ነው የሚጠይቁት እና እኛ ሲጠይቁ አብዛኛው መልሶቻቸው ይመልሳል ልክ እንደዛው እኔ ደግሞ የቴክኖሎጂ ችግር ሲያጋጥመኝ እንደዛ አደርጋለሁ ትንሽ ከእኔ በላይ የሚያውቅ ሰው ሲኖር ለእነሱ ማማከር የምመርጠው ማለት ነው። አብዛኛው ጊዜ ደግሞ በቃ መልሱ ይገኛል። ትንሽም ብትሆን መልሷ ትገኛለች እንዴት ማድረግ እንዳለብኝ ምናምን ሁሉ ነገር ይታወቃል። ጥሩ ነው የሚሆነው ማለት ነው። ስለዚህ በዚህ በዚህ ምክንያት እየተስተካከለልኝ ጥሩ የሆነልኝ ይመጣል

እሺ ቀጣዩ ጥያቄ ደግሞ ቡና ወይስ ሻይ ትመርጣለህ ነው የሚለው ቀጣዩ ጥያቄ ከቡናና ከሻይ ከሁለቱም እኔ የምመርጠው እንደ ሁኔታው ይለያያል ለምሳሌ ቁርስ መብላት ወይም ደግሞ ደህና የሆነ ምግብ መብላት ብፈልግ ማድረግ የምትችለው ምንድነው ከሻይ ጋር የተለያዩ ነገሮችን እበላለሁ በተለይ ጠዋት ላይ ሲሆን ማለት ነው። ከዳቦ ጋር ሊሆን ይችላል በጣም ስትቻኮልና ጊዜ ከሌለኝ ከዳቦ ጋር ሊሆን ይችላል እንደዚህ አድርጌ መጀመሪያ እበላለሁ ማለት ነው። ከዛ እሱን ከጨረስኩኝ በኋላ ደግሞ ከሌሎች ምግቦችም ከእንጀራም ቢሆን ከ ፓስታም ከምንም ቢሆን በቃ ጠዋት ማታ እያመሸሁኝ ስለምተኛ ነው መሰለኝ በጣም ድክም ነው የሚለኝ እና ሻይ ስጠጣ ያነቃቃኛል ደግሞ ምንም አይጎዳኝም ጠዋት ላይ ተጠጣሽ ማለት ነው ቡና በጠዋት ላይ ቢሆን ግን በጣም ሊያቃጥለኝ ይችላል ምክንያቱም ብዙም ምግብ ስለማይበላ ጠዋት ምግብ ባልተበላ ሆድ ደግሞ አይጠጣም ቡና ከዛ በኋላ ግን ከጠዋት በኋላ ያለው ግን ብዙም ሻይ ደስ አይለኝም አያምረኝም ብዙ ደስ የሚለኝ ምንድነው የዛኔ ቡና ቡና በቃ አምሮት ያምረኛል በጣም ምክንያቱን ከዛ በኋላም ለስራም መነቃቃትም ስለሚያስፈልግ የደከመ ሰውነትም ስላለ በደንብ መረጋጋት ስላለበት ምሳ ሰዓት አካባቢ ላይ ነው ቡና መጠጣት የምፈልገው ከዛ በፊት ደስ አይለኝም ብጠጣ ምክንያቱም ይጎዳል ከዛ ምክንያቱም የዋና የቡና አላማ ምንድነው ይሄ የ የደከመን ሰውነት ማነቃቃት ትንሽ ለመድከም የጀመረ ሰውነትን ማነቃቃት ከዛም በኋላ ደግሞ በጣም ብዙ ስራ ስለሚጠበቅብን ስራችንን በደንብ አድርገን ለማከናወን መጨመር ቡና መጠጣት እሱ ነው ከኛ የሚጠበቀው ማለት ነው። ስለዚህ በዚህ በዚህ ምክንያት እንደዛ እየሆነ ይሄዳል ማለት ነው በደንብ ምሳ ሰዓት በተለይ ምሳዬን ከበላሁኝ በኋላ በቃ በደንብ ተዘጋጅቼ ምክንያቱም ከሰአት በጣም ይደብራል ፀሀይም አለ የጧት ድካምም አለ እና እንደዚህ በእንደዚህ ምክንያት ስለሆነ የምውለው በጣም በጣም የተጨናነቀ ፕሮግራምም ስለሚኖረኝ ወይም የምሰራው የምሰራቸው ነገሮች በጣም የተጨናነቁ ሊሆኑ ስለሚችሉ ስለዚህ ምንድነው የማደርገው በቃ ቀድሞ ለደከመውን ሰውነቴ ትንሽ ማነቃቃት ከዛም በኋላ ደግሞ ለኋላ ላይ ቀስ እያልኩኝ አንዷን እጠጣለሁ በቃ ከጠጣሁ አንድ ሲኒስ አብዛኛው ጊዜ አንድ ሲኒስ ነው የምጠጣ ግን በጣም ሲደክመኝ ሰውነቴ ሲዝል ደግሞ በጣም መነቃቃት ከሌላው ቀን በተለይ የመነቃቃት የምትፈልግበት ቀን ሲሆን ደግሞ እንደዛ ማድረግ እፈልጋለሁ ማለት ነው። ቅድም ያልኩትን አይነት ማለት ነው እየጠጣሁኝ ስራዬን መስራት እፈልጋለሁ እና እንደዚህ እንትን ይለኛል እና የቡና ጣሙ ራሱ ያነቃቃል ጭሱ እጣኑ ሁሉም ነገር ሆኖ የሚያነቃቃው እና ቡና ያለበት ቀን የሌለበት ቀን ይለያያል በቃ እንደዚህ ንፋስ እንደመውሰድ አይነት ነው ቡና ማለት እንደዚህ ተጨናንቆ ለዋለ ሰውነት ወይም ደግሞ አንድ እዚህ የተዘጋ ቤት ውስጥ ለቆየ ሰውነት ከዛ ቡና ሲጠቀም ንፋስ እንደመውሰድ ነው የሚታየው ማለት ነው ለኔ እና ያን ያክል ሰውነቴ ላይ እንትን አለው ከአሁን በፊት ብዙም ስራ ስለማልሰራ ብዙ ጥቅሙ አይገባኝም ነበረ አያነቃኝም ምንም አይለኝም ይሄ አሁን ግን ቡና ስጠጣ ግን በቃ ያነቃኛል የታወቀ ነገር ነው ያነቃኛል ስል አይምሮዬ ላይ የሚታየኝ ነገር ባይኖረኝም ግን የሆነ ደስ የሚለኝ ስሜት ይሰማኛል። ትክክለኛ ስሜቱን አላውቀውም ግን እንደዛ አይነት ስሜት ነው የሚሰማኝ ስለዚህ በሱ በሱ ምክንያት ደስ ይለኛል ማለት ነው እና እንደዚህ እያደረኩኝ ነው የምቆየው ሁሌም ቢሆን በተቻለ መጠን በቀን አንዴ ለመጠጣት እሞክራለሁ አዎ አውቃለሁ ይሄ ለሌላ ጉዳቶችን ሊያመጣ ይችላል የጤና ጉዳት ግን በቃ የሚሻለው እንደዛ ነው ብዬ ነው የማስበው በተቻለኝ መጠን በደንብ አድርጌ መጠጣት በደንብ አድርጌ ሳይሆን በቃ ያቺ የምታስፈልገኝን መጠን እሷን ከጠጣኋት ከዛ በላይ ለአምሮት ወይም ደግሞ ላፌ እንዲጠፍተኝ ብዬ ባልጠጣም እመጣለሁ እና ቡና ራሱ ስትጠጣ ስኳር ካለበት ቶሎ ነው ደስ ብሎን ብሎኝ የምጠጣው ነገር ግን በአንዴ መጨረስም አልፈልግም ምክንያቱም አላማዬ አፌ ላይ እንዲጥመኝ ወይም ደግሞ የአፌ አምሮት ስላለ ሳይሆን በቃ ሰውነቴ የስራ በስራ የደከመ ሰውነቴ ማነቃቃት ስለሆነ ትንሽም ቀመስ እያደረኩኝ በዛ ብነቃቃ ይሻለኛል እና ስለዚህ ያለ ስኳር ብጠጣ እመርጣለሁ አንዳንዴ ደግሞ መጀመሪያ መጀመሪያ ያለ ስፖርት ትንሽ ይጠጣና ከዛ በኋላ መጨረሻ ላይ አልቅ ሲል አካባቢ እንደ በደንብ ደስ ብሎኝ ይጠጣል በስኳር አደርገዋለሁ ማለት ነው ከዛ እንደዚህ ነው ቡና የምጠጣ ደስ እያለኝ ነው ቡና የምጠጣ ቡና ስጠጣ በጣም ያነቃቃኛል ስለዚህ ቡና ነው ወይሻ የምትመርጠው የሚለውን ጥያቄ ሻይ ሲሆን እንደዚህ ለምግብነት ነው የምጠቀምበት እንደዛ እጠጣለሁ ቡና ደግሞ ለሰውነቴን ለማንቃት ስለዚህ ሁለቱም የተለያዩ ናቸው ጥቅሞቻቸው

እሺ በቤተሰቦ ምን አይነት በዓላት ታከብራላችሁ በቤተሰቦቻችሁ ምን አይነት ምን አይነት በዓላትን ታከብራላችሁ ነው የሚለው ቀጣይ ጥያቄ? እሺ እኛ ቤተሰብ ውስጥ የሚከበሩ በዓል ብዙ ናቸው ያሉት በዓል እነዚህ በዓል ደግሞ ከመጀመሪያው ስጀምር አዲስ አመት አለ የመጀመሪያው ማለት ነው አዲስ አመት ይከበራል። ከዛም በኋላ ደግሞ ከአዲስ አመት በፊት ጳጉሜ ራሱ በደንብ እየተዘጋጀን ምን እያደረግን ነው የምንቆየው እሱን በደንብ እናከብራለን። ከዛም በኋላ አዲስ አመት አንድ ቀን ብቻ የሚከበር አይደለም የሚሆነው ከዛም ቀናት በኋላ አዲስ አመት አዲስ ዘመን ስለሆነ በደንብ ለመሰባሰብ ከቤተሰቦቻችን ጋር እንሞክራለን እረፍት ያልወጣ ሰው እረፍት ያወጣል እና በጣም ተሰብስበን ብዙ ጊዜ ማሳለፍ እንወዳለን። ከዛም በኋላ ቀጥሎ ከሁለት ሳምንት በኋላ ቀጥሎ መስቀል ነው የሚመጣና ይሄኛውም ሌላ ምክንያት ይሆነናል። አመት ባለን መስቀልን ለማክበር ማለት ነው መስቀልም እንደዚያው ከ ከአንድ ሁለት ቀን በፊት ጀምሮ ማክበር እንጀምራለን። ከዛ የዳሜራ ቀንም እንደዛ አስረብ ከመስቀልቀም ያለው ያለው ቀን ከመስቀል ቀን በፊት ያለውም ቀን እናከብረዋለን ከዛም ምግብም ይበላል የዛኔ በነጋታውም እንደዛ ይከበራል ከዛ በኋላ ይህንን ከጨረስን በኋላ ደግሞ የተለያዩ አይነት በዓላትን እናከብራለን ማለት ነው። ሃይማኖታዊ በዓላትን እና ቤተሰቦቻችንን ስብስብ ብለን አንደኛው አንዱ የሃይማኖት በዓል እንደየቀኑ ስለሚለያይ ለምሳሌ ሥላሴን የሚያከብሩ ቤተሰቦቻችን አሉ ወደ እነሱ ነው ሁላችንም ተሰባስበን የምንሄደው ሚካኤልም የሚያከብሩ ሰዎች አሉ እንደዚሁ ገብርኤልም አቡነ አረጋዊ እንደዚህ በየተረው ማለት ነው ኪዳና ምህረት ሁሉም ሰው ጋር እየሄድን አብረን ነው የምናሳልፈው። ከዚህ ውጪ ከሃይማኖታዊ በዓል ውጪ ይቅርታ ከዚህ ውጪ ሌላም ሃይማኖታዊ በዓል ልደትን እናከብራለን። ልደት እንደ አጋጣሚ ሆኖ በጣም በጣም ብዙ ቤተሰቦቻችን የዛን ቀን የተወለዱ ሰዎች አሉና እሱን እናከብራለን ጥምቀት እናከብራለን። ከዛ ፋሲካ ሙሉ ከደብረዘይት ጀምሮ ፋሲካን ሙሉ እንደዚህ የህማማት ሳምንት የነነዌ ጾም ከዛ የአርብ ስቅላት ቅዳሜን እሁድ የፋሲካ ቀን እነዚህን በደንብ አድርገን ነው የምናከብረው። ይህንን ከጨረስን በኋላ ደግሞ ወዲያ ወዴት ነው የምናልፈው? ወደ ሌላኛው ጾም ማለት ነው ይሄኛውን ከጨረስን በኋላ የሐዋርያ ጾም ላይ እሱን እናከብራለን። ከዛም ደግሞ በአስራ ስድስት የሚደረገው የፍልሰታ ጾምንም እሱንም እናከብራለን እና እነዚህ የተለያዩ ጾሞችን ነው በተለያዩ ቀኖች የምናከብረው። ጳጉሜም አንድ ላይ እንታጠባለን ጸበል አምስቱም ቀን ማለት ነው እንደ እረፍት ስለሚታሰብ እንደዚህ ንጹህ ሆኖ ወደ አዲስ አመት አዲስ አመትን እንደመቀበል ስለሆነ የሚታሰበው በቤተሰባችን እነዚህን በዓላትን እናከብራለን ማለት ነው። ስለዚህ እነዚህ እነዚህ ናቸው ብዬው ነው ያሉት እና በጣም ነው ደስ የሚለው የአመት በዓል የምናከብርበት መንገድ በጣም ነው ደስ የሚለው። ከቤተሰብ ጋር ለመሰባሰብም ስለሚረዳን

እሺ በእጅ መጽሐፍ ትወዳለህ ወይ? ነው የሚለው። ይሄ ምን ለማለት ፈልጎ ነው ወይም ደግሞ ምንና ምን ማወዳደር ፈልጎ ነው ለምሳሌ በስክሪፕቶ መጻፍ ይቅርታ እንደዛ ሳይሆን ድሮ ስንጠቀም የነበረበትዝ የታይፕ መጻፍም አለ። ከዛም በኋላ ደግሞ በኮምፒውተር መጻፍም አለ። በስልክ መጻፍም አለ፤ እና በእጅ መጻፍም አለ። እና ከነዚህ ሁሉም አብልጬ እኔ የምወደው በእጅ መጻፍ ነው። ይሄ የሆነበት ምክንያት ደግሞ በቃ አንድም ከስተዳደጋችን ጋርም የተያያዘ ሊሆን ይችላል። ለምሳሌ ፈረንጆች በቃ ብዙ አመት እነዚህ የኮምፒውተር ኪቦርዶችን በደንብ አድርገው ተጠቅመውበታል ከአሁን በፊት ጀምሮ ማለት ነው። እና እንደዚህ በፍጥነት እንዴት አድርገው መጻፍ እንዳለባቸው ሁሉም ነገር በለንብ ደግሞ የሚያውቁት። እና ግን እንደዚህ ስል ሁሉም ናቸውም ላይሆን ይችላል። ምክንያቱም አሁንም ድረስ በደንብ አድርገው በኮምፒውተር እንደዚህ በደንብ እየፈጠኑ መጽሐፍ የቻሉ ሰዎች በእጅ የሚመርጥበት ጊዜም ሊኖር ስለሚችል አላውቅም እንዴት እንደሚያስቡ በዛም በዛም ጊዜ። ስለዚህ ይሄንን ነው የምናደርገው ማለት ነው። ሌላኛው በእጅ መጻፍ በጣም የሚያስደስተኝ ለምን እንደሆነ አላውቅም። ግን እንደሚመስለኝ ማለት ነው በእጃችን ስንጽፈው ያሰብነውን ቀጥታ ነው ከእጃችን ጋር የምናገናኘው ማለት ነው። እጃችን ይጽፋል አእምሮአችን የሰጠውን ትእዛዝ በሙሉ እጃችን ይጽፋል። እንደዚህ ጻፍ ብሎ የሰጠው ትእዛዝ ከዛ እሱን ትእዛዝ ከጨረስን በኋላ ደግሞ ይሄ በእጃችን መዳሰሱ ሌላ ትርጉም ይሰጠዋል አእምሮአችን ደግሞ አይናችንም እያየ ነው። እና በአንዴ ብዙ የስሜት ህዋሶቻችን ናቸው እየሰሩ ያሉት ብዬ ነው የማስበው። ስለዚህ በዚህ ምክንያት ሊሆን ይችላል በቃ ደስ የሚለን እየዳሰስንም ጭምር ነው። በተለይ የተሰማኝን ነገር እንደዚህ መጻፍ የምፈልጋቸውን ነገር ድሮ ከድሮ ህፃንነት ጀምሮ የምጽፋቸው አሉ አይደለ ማስታወሻ ሁሌ የምንወስደው እንደዛ ማድረግ ደስ ይለኛል። በተለይ ይሄ የአና መጽሐፍ የሚለውን ያና ማስታወሻ የሚለውን መጽሐፍ ካነበብኩኝ በኋላ በጣም አይደለ ሚገረመው እሱ መጽሐፍ? በትንሽ ህፃን ልጅ የተጻፈ የማይመስል መጽሐፍ እሱን ደግሞ ዝም ብዬ እንትን ስለው ሳስበው በቃ እውነቷን ነች የዛኔ የምትገልጽበትን ራሷ ትገልጽበትን የነበረውን መንገድ በጣም ነው የሚገርመው። እና እንደዛ እንደዛ አስባለሁ። ስለዚህ በእጅ መጻፍ ማለት በቃ በጣም ነው የሚያስደስተው። የለመድነውን ነገር ስለሆነ ሊሆን ይችላል እና አብዛኛው ጊዜ በእጅ ጽሁፍ በጣም በእጅ በእጆቻቸው የሚጽፉ ሰዎች የእጅ ጽሁፋቸው በጣም ያምራል። ከዚህም ውጪ ደግሞ መጽሐፍም የሚጽፉ ሰዎች አብዛኞቹ በቃ በየጅ ጽሁፍ የሚወዱ ሰዎችም ናቸው ብዬ አስባለሁ። ሁሉም ላይሆን ይችላል። ግን ይጋብዛቸዋል ወደ ራሳቸው መጽሐፍ ለመጻፍ ይጋብዛቸዋል። እና ይሄ ይሄ ምን ጥቅም አለው ብለው ሰው ሲጠይቀኝ በቃ ያስደስተኛል። የንክኪ ቅድም እንደገለጥኩት እንደዚህ መነካካት አለበት ከመጽሐፉ ጋር። እና ደስ ይለኛል በጣም። ምንም አያደክምም ቶሎ ቶሎ ብንጽፍም አያደክምም። እና የሆነ ነፃ የሚያወጣ ነገርም አለው። በቃ በተፈጥሮ ምንም ሳይገባኝ ምን እንዴት እንደሆነ ስጽፈው በጣም ነፃ ያወጣኛል። እና በዚህ ምክንያት በቃ በእጅ መጽሐፍ በጣም ነው የምወደው። ልክ እንደ ህክምና እንደሚባለው፤ ምክንያቱም አንዳንዴ የስነ አእምሮ ሀኪሞች ምን ብለው ያዝዛሉ? የሆነ የሚሰማህ ነገር ሲኖር ጻፈው። የተሰማህን ነገር በጽሁፍ ግለጽ ይላሉ። ከዛ ከፈለግን ለሌላ ሰው እንሰጥና እነሱ እንትን እንዲያደርጉት እንችላለን።

እሺ ለበጎ አድራጎት ሰርተህ ታውቃለህ ወይ ነው የሚለው ቀጣዩ ጥያቄ? እኔ ለመጀመሪያ ጊዜ የበጎ አድራጎት ሰርቼ አውቃለሁ ብዬ የማስበውም እና ትምህርት ቤት ላይ ትኬት ሰጡንና ከዛ በኋላ የተለያየ ቦታዎችን ሄዳችሁ አዙራችሁ ትኬቱን ሽጣችሁ የዛኔ አምስት ብር ነበር መሰለኝ ካልሳሳትኩኝ። ያንን ብር ሂዳችሁ ሽጣችሁ ከዛ በኋላ ለበጎ አድራጎት ድርጅቶችን ነው የምናውለው እና ቶሎ ሽጡት ብለው ሰጥተውን አንዷን ትኬት ስንት እንደምትይዝ አላውቅም መቶ ነው መሰለኝ ካልተሳሳትኩኝ። እና እኔ የሸጥኩት አምስትን ነው የሸጥኩት ስለዚህ አምስት መቶ ትኬት በአምስት ሲባዛ የዛኔ በጣም ይገርማል ሁለት ሺህ አምስት መቶ እና በጣም ትንሽ ልጅ ነበርኩኝ ለኔ ያንን ብር ራሱ መቁጠር አችልም ነበረ ምን ምን እንደነበረ ትርጉሙም አላውቀውም ነበር አልረዳውም ነበር። እና በጣም ብር ብዙ ብር ነው የሸጥኩት የዛን ቀን ስለዚህ። ጊዜ የሸጥኳት እሷ ነች ከዛ በኋላ ከዛ ውጪ ግን እንደዚህ ፋሲካም ልደት አዲስ አመትም ሲሆን ለተለያዩ ቀናት ለአመት ባል እንዲ ይውሉ ተብሎ ይሄ በጣም ለተቸገሩ አዛውንት የሆኑ ሰዎች ወይም ልጆች ያሏቸው ልጆቻቸው ማስተማር ለማይችሉ ሰዎችን እነሱን ከዛ እንደዛ እናደርጋለን ማለት ነው። ከዛም በኋላ ደግሞ የሆነ ታይም ላይ ከሌላ ቦታ የመጡ የተፈናቀሉ ሰዎችም ነበሩና እነሱን መርዳት አቅማችሁ አድርጉ ተብሎ ልብስ ነበር የዛኔ የሰጠነው ከዛም በኋላ ብርም አዋጥተን ይዘን ሄደን ነበረ። እና እንደዚህ አዳሬ ልጆች ያሏቸው ትምህርት ቤትም ነበሩና በጣም ጎበዞች ናቸው ህፃናት ናቸው ገና ትምህርታቸው ላይ በጣም ጎበዝ ናቸውና። እነዛም ጋር ሄደን አንድ ቀን ሙሉ ከእነሱ ጋር ውለን ልብሳቸውን አጥበን ምክንያቱም በጣም ስለሚቸገሩ እኛ የሚያስፈልግ ለልብስ የሚያስፈልገውን ነገር በሙሉ ሳሙናም ምንም ሁሉም ነገር ገዝተን ይዘን ሄደን። ልብሳቸውን አጥበን የሚያስፈልጉት ሌሎች ነገሮችን ቤታቸውንም አጽድተን ምክንያቱም ይሄ የበጎ አድራጎት ድርጅቶች የሚባሉት ሁሌ ልብስ ጫማ ምግብ ገንዘብ መስጠት ብቻ ሳይሆን ጉልበትም አግዞ መምጣት ስላለ ማለት ነው። ስለዚህ ሂደን ነበር ያገዝናቸው እዛ ጉልበታችንን ነበር እዛ የፈሰስነው ማለት ነው እና በእንደዚህ ስራዎች ላይ ተሳትፌ አውቃለሁ። ሌላ ከዚህ ውጪ ሌላ ተሳትፌ አውቃለሁ ብዬ የማስበው ደግሞ። የስነ አእምሮ ህመምተኞች በሽተኞች ባሉበት ደግሞ እነሱን ማዝናናት ለምሳሌ አንድ እንደዚህ ዲጄ የሚባል ወይም ደግሞ ሰርግ ላይ የሚያስጨፍር ሰው አለ አይደለ የተለያዩ የሙዚቃ ምሳሌዎችን ይዘው እንደዛ እሱን ይዘን ሄደን። ከዛ በጣም ደስ እስኪላቸው ድረስ ነው ያስጨፈርናቸው ምን አይነት ዘፈንነው የምትወዱት ብለን እየጠየቅን እነሱን ይሄን ይሄን ዘፈን ነው የምወደው እያሉ በቃ በደንብ ከእሱ ጋር እየዘፈኑ ከዘፈኖቹ ጋር እየዘፈኑ በደንብ ነበር የሰራነው። እና አሁን ሳስበው በጣም ነው የሚያሳዝነኝ በቃ እነዚህ ሰዎች መደሰት ያምራቸዋል ልክ እንደ ሌላ ሰው ግን እኛ እንደዛ አይመስለንም በቃ ጭንቀትን የሚመርጡ ሁሌ እንደሆነ ነው ምንረዳቸው ግን በጣም ትልቅ ስህተት ነው። ማለት ነው።